አዎ ጾማለው በእኛ ሃይማኖት ሙስሊም ራመዳን የሚባል ጾም አለ በአመት አንዴ የምንጾመው ስንጾም እጾማለሁ በአመት አንዴ ነው የሚመጣው። ሰላሳ ቀን ነው የምንጾመው ማለትም አንድ ወር። እና ይሄ የእስልምና መሰረቶች ውስጥ አንዱ ነው ግዴታ ነው ማንኛውም ሙስሊም ላይ የመጾም ግዴታ አለበት። የትኛውም ሙስሊም ላይ ግዴታው ነው በአመት አንዴ ጾም መጾም ማለት ነው። እና ሮማዳን ሲመጣ እጾማለሁ ማለት ነው። እና ስለ ረመዳን ማወቅ የምትፈልግ ከሆነ ረመዳን ምንድነው? ግዴታ የሆነ በእስልምና ከአምስቱ መሰረቶች ከአምስቱ የእስልምና መሰረቶች ውስጥ ከሰላት ከዘካ ምናምን ውስጥ አንዱ ጾም ነው ማለት ነው። ከጠዋት ከፀሀይ ከወጣ ጀምሮ እስከ ፀሀይ መግቢያ ከ ድረስ የሚጾም ምንም ምግብ አለመብላት መጠጥ ነገር አለመጠጣት ከመጥፎ ነገሮች እንዳለ መቆጠብ ማለት ነው። እና አሁን ጾሙን የሚያፈርሱ ነገሮች ምግብ መጠጥ መጥፎ ንግግር ሀሜት ምናምን ጾሙን ያጠፋቸዋል ማለት ነው። እና በዛ ወቅት በረማዳን ወቅት ምግብ ብቻ አይደለም ምግብ ወይ ደግሞ እንትን ጾም ጾሙ በምግብና በውሃ ብቻ በመቆም ሳይሆን ብዙ ነገር በመተው መጥፎ ንግግራቶች ስድብ ምናምን በመተው ጊዜያችን ሌላ ጊዜ ቲክቶክ ላይ ሶሻል ሚዲያ ላይ ፌስቡክ ላይ ወይ ደግሞ ፊልም ምናምን በማየህ የምናሳልፍ ከሆነ የዛኔ እቆጠባለሁ ማለት ነው። ራመዳን ውስጥ የኢዋዳ ወይም ደግሞ ፈጣሪያችን አላህን የምንገዛበት ይሄ ወንጀሎች ከወንጀሎች የምንታቀብበት የምንቆጠብበት ወቅት ነው ማለት ነው። እና ይሄ አላማ ምንድነው? የሮማዳን አላማ ምንድነው? የጾሙ አላማ ሰዎችን ለመስራብ ምናምን አይደለም። ምንድነው አላማው ይሄ ወደ አላህ ያለንን ታውቃ ለመጨመር ወደ አላህ ያለንን ፍራቻ ለአላህ ያለንን ፍራቻ የምናሳይበት ለአላህ ያለንን ታዛዥነት የምናሳይበት ለፈጣራችን ያለንን ትእዛዝ የምንጠብቅበት እና እና ሌላ ደግሞ እራሳችንን መቆጣጠር እንደምንችል ማሳያ ነው። ሰዎች ከምግብ ከጾም ከምግብ ከተለያዩ መጥፎ ነገራቶች ከምግብና ከተለያዩ መጥፎ ነገራቶች ሰው ከማማት መጥፎ ንግግር ከመነጋገር ወይ ደግሞ ጊዜያችንን በማይረባ ነገር ከማሳለፍ የምንቆጥብበት ራሳችንን የምንቆጠርበት ጊዜ ነው ማለት ነው። ሌላው ደግሞ ለሌለው የምንረዳበት ለሌላ ሰዎች ማፍጠር ለሌላቸው ሰዎች እርስ በርስ የሚረዳዱበት ወቅት ነው። ክፉ ቃል ውሸት ቁጣ ምናምን ብዙ ጊዜ በጣም እንቀንሳለን ማለት ነው በረመዳን ወቅት እነዚህ ነገሮች ጾምን ከሚያጠፉና ከሚያበላሹ ነገሮች ናቸው። ውሸት በደንብ የሚያጠፋ ጾምን የሚያጠፋ ነገር ነው ሰው ጾምን ውሎ ሳይበላ ሳይጠጣ ውሎ ውሸት የሚያወራ ከሆነ ጾሙ ይበላሽበታል ማለት ነው። ወይ ደግሞ በጣም የሚሳደብ ምናምን ከሆነ ያ ጾም ይበላሸል ማለት ነው። እና ጾሙ የኦርማዳን ጾም ያው እንዳልኩት ግዴታ ነው። አንድ ሙስሊም የሆነ ሰው ላይ እድሜው የደረሰ ሰው ላይ አይምሮ ማሰብ ማገናዘብ የሚችል ሰው ላይ ጤናማ የሆነ ሰው ጤና ያለው ሰው ላይ ምናምን እሱ ሙስሊም የሆነ ሰው ላይ ግዴታ ነው ይሄ ረመዳን ጾም በአመት አንዴ ለሰላሳ ቀን የምንጾመው ጾም ነው ማለት ነው። እና ግን አሁን የታመመ ሰው ከሆነ መጾም አይችልም። የታመመ ሰው ከሆነ መድሃኒት መዋጥ ካለበት ምናምን ህመም ካለበት ምናምን አይጾምም ማለት ነው። ወይም ደግሞ መጎ ጉዞ ያለበት ሰው ከአንድ ሀገር ወደ አንድ ሀገር የሚጓዝ ከሆነ ለንግድ ለስራም ሊሆን ይችላል ለጉዳይም ሊሆን ይችላል የሚጓዝ ከሆነ ጾም ባይጾም ይፈቀድለታል። ወይም ደግሞ እርጉዝ ለሆነች ሴት ወይም ደግሞ ጡት ለምታጠባ ሴት የተፈቀደላት ነው። አለመፆም ትችላለች እና ደግሞ የወር አበባ ላይ ስንሆን አንጾምም ማለት ነው። እና ከእነዚህ ውጪ ከእነዚህ አሁን ከጠቀስኩልህ ሰዎች ውጪ ግዴታ መጾም አለብን ማለት ነው። ሁላችንም እና ጾም እንዳልኩህ የሚያፈርሱ ነገሮች ከምግብና ከመጠጥ ውጪ መጥፎ ነገር መናገር ማማት ውሸት ምናምን ሰዎችን ሀሜት ምናምን ያፈርሳል ማለት ነው። እና ሌሊት ደግሞ ስውር የሚባል ምግብ አለ ተነስተን የምንበለው ምግብ ሳይሆን ወቅቱ ሱር ይባላል። ከፀሀይ ከመውጣቱ በፊት እንበላለን እሱ እሱ ሱር ይባላል በነብያችን ሰላርተለም ሱና ነው። ተናግሮናል እሱን እንድንበላ ታዘናል እና እንበላለን ከዛ አፍጥር ደግሞ ፀሀይ

መልእክት በተለያየ የማህበራዊ ሚዲያ እልካለሁ እጠቀማለሁ። አጫጭር የሆኑ መልእክቶችን በተለያዩ ሚዲያዎች ሁሉንም ለምሳሌ በፌስቡክ በቲክቶክ በቴሌግራም በኢንስታግራም በተለያዩ የመተግበሪያ የሶሻል ሚዲያ የማህበራዊ ማህበራዊ ሚዲያ ላይ ሁሉም እልካለሁ ማለት ነው። ግን ብዙ ጊዜ ለእንደዚህ ለመልእክት ለመላላኪያ ምናምን በብዛት ሰዎች እኔም ከምጠቀምበት አንዱ ቴሌግራም ነው ቴሌግራም ጥሩ የሆነበት አንዱ በቃ ፋይል ለመለላክ ትልልቅ ፋይሎችን በቴሌግራም ለመላላክ በጣም ቀላል ነው። ከሌሎቹ የሶሻል ሚዲያ አንፃር ቴሌግራም በጣም ቀላል ነው። ግልና ነጻነትም አለው አነስተኛ ማስታወቂያ ነው ያለውም ደግሞ በዛ ላይ ደግሞ ሌላ ሌላ ደግሞ አሁን ለምሳሌ ፌስቡክም አሪፍ ነው። ፌስቡክ ላይ ትልልቅ ፋይሎች ተላልኬ ባላውቅም ግልና ነጻነትም አለው። አነስተኛ ማስታወቂያ ነው ያለውም ደግሞ በዛ ላይ ደግሞ ሌላ ሌላ ደግሞ አሁን ለምሳሌ ፌስቡክም አሪፍ ነው። ፌስቡክ ላይ ትልልቅ ፋይሎች ተላልኬ ባላውቅም ብዙ ጊዜ ግን ደግሞ በትክክለኛው ወይ ደግሞ ቋሚ ካልከኝ ቴሌግራም ነው። ቋሚ የመልእክት መላላኬዬ እኔ ቴሌግራም ላይ ነው። ምላላከው ግን አሁን አንዳንዴ ፌስቡክ ላይ ብቻ የማገኘው ሰው ሊኖር ይችላል ወይ ደግሞ ቴሌግራም ላይ ብቻ የሚገኝ አይነት ሰው ሊሆን ይችላል እንደየሰው የሚገኝበት ቦታ ይወስነዋል። ኢንስታግራም ላይ ብቻ የማገኘው ሰው ሊኖር ይችላል ወይ ደግሞ ቲክቶክ ላይ ብቻ የሚገኝ አይነት ሰው ሊሆን ይችላል። ስለዚህ አሁን ፌስቡክ ላይ ብቻ የማገኘውን ሰው ፌስቡክ ላይ ብቻ ሄጄ ነው መልእክት ምልክለት። በቴሌግራም ብልክለት ላያየው ይችላል ላይገባ ይችላል ላይመለከት ይችላል ምክንያቱም እዛ ብዙም ስለማይቆይ ስለማይጠቀም ቲክቶክ ላይ ብልክለት በኢንስታግራም ላያየው ይችላል ስለዚህ ግዴታ ፌስቡክ ላይ ነው ማለት ነው። ለዛ ሰው መላክ ያለብኝ እዛ ብቻ የሚገኝ ከሆነ ቴሌግራም ላይ ብቻ የሚገኝ እና ሌሎችን ማህበራዊ ሚዲያዎች ማይጠቀም ከሆነ ደግሞ ያው ቴሌግራም ላይ ብቻ ነው ለዛ ሰው መልእክቱን ምልክለት ማለት ነው። ምክንያቱም ሌሎች ሚዲያ ላይ በቃ ላይጠቀምና ላይመለከተውም ቶሎ መልስ ላይሰጠኝ ይችላል ማለት ነው። ሌላው ደግሞ አሁን ቲክቶክ ላይ ምናምን በብዛት የምፈልጋቸው እቃዎች ምናምን ካሉ እዛ ላይ መልእክት እልካለው። ለሚሸጡ ሰዎች ሌላው ዩቲዩብ ለመልእክት ለመላላኪያ አይሆንም። በቃ እነዚህ ናቸው ቲክቶክ ኢንስታግራም ፌስቡክ ወይ ደግሞ በዋነኛለት ደግሞ ቴሌግራም ለመልእክት መጠቀሚያ ይሆናል ማለት ነው። ሌላው ደግሞ ቲክቶክ ለንግድ ቆንጆ ነው። ለመልእክት መላላኪያ ሳይሆን ለንግድ ቆንጆ ነው ለኮንተንት ለአዳዲስ በሰዎች ለመታወቅ ምናምን ቆንጆ ነው። ሌላው ዩቲዩብ እና ትዊተር ለትምህርት ነው። ኢንስታግራም ኢንስታግራም በብዛት ሰዎች መልእክት በጣም ይላላኩበታል ግን ያው እኔ ብዙም የምላላክበት አይደለም ኢንስታግራም ብዙም የምጠቀም ሰው አይደለሁም። በዋናነት እኔ የምጠቀመው ፌስቡክ እና ቴሌግራም ቲክቶክ በአንደኝነት ቲክቶክ ከዛ ፌስቡክ ከዛ ቴሌግራም ነው የምጠቀመው እና ቴሌግራም ታማኝ የሆነ አፕ ነው። የምፈልጋቸውን ሰዎች ሄጄ በቀጥታ ማናገር የምችልበት ነው። ለሌላው ቲክቶክ ደግሞ ቲክቶክ ላይም እላላካለሁ ከተወሰኑ ጓደኞቼ ጋር መልእክት እላላካለሁ። ፌስቡክ ላይም እንደዚህ ፌስቡክ ያሉ ጓደኞች አሉ። ከእነሱ ጋር የተወሰነ መልእክት እላላካለሁ ሁሌም ባይሆን እና ያው እንዳልኩክ ሶሻል በማህበራዊ ሚዲያ ላይ እንደየሰው ይለያያል አብዝቶ የሚጠቀመው የትኛው ጋር ነው የሚለውን ማወቅ ያስፈልጋል። ቶሎ ቶሎ ሚመልስበት የቱ ጋር ቢሆን ነው? በቴሌግራም ለዛ ሰው በቴሌግራም ብልክለት ነው ወይንስ በፌስቡክ ወይንስ በቲክቶክ ብልክለት ነው ቶሎ የሚመልሰው? የሚለው አሁን እኔ በዙሪያ ያሉ ሰዎችን አውቃለሁ። የትኛው ሰው የትኛው ላይ የትኛው ማህበራዊ ሚዲያ ላይ መልእክት ብልክለት የትኛው ላይ ፈጥኖ ይመልሳል የሚለውን አውቃለሁ። በዙሪያዬ ያሉ ሰዎችን ስለዚህ ቀድሞ የሚገኙበት ጋር ቶሎ መመለስ የሚችሉበት ጋር እንደየሰው እልካለሁ ማለት ነው። ስለዚህ የኔ መልስ የሚሆነው እንደየሰው ይለያያል። ሞር ግን በትክክል ቴሌግራም ነው በብዛት የምጠቀመው ለመልእክት ቴሌግራም እና ፌስቡክ እና በተጨማሪ ሰው ያለ የሚጠቀመው በብዛት የሚጠቀመው የማህበራዊ ሚዲያ ይወስነዋል ነው የኔ መልስ ማለት ነው። አመሰግናለሁ

የቪዲዮ ጥሪ እኔ አላደርግም አድርጌ የማውቅ አይመስለኝም። ግን ሰዎች ወደ እኔ ቪዲዮ ኮል ቪዲዮ ጥሪ ያደርጋሉ እና ብዙ ጊዜ በጣም ፍላጎት አይኖረኝም። ቪዲዮ ኮል ቪዲዮ ጥሪ ላይ ለማድረግ ብዙ ጊዜ ፍላጎት የለኝም። እኔ ከጓደኞቼ ጋር ምናምን በብዛት የማውቀው ኖርማል የሆኑ ማነው በኦዲዮ ወይ ደግሞ በድምጽ ነው። ምናምን ግን የተወሰኑ ሰዎች ከእኔ ጋር ቪዲዮ ጥሪ ሲያደርጉ ነበር ግን እዛ ላይ ባየሁት ሁኔታ ብዙም መቹ አይደለም ብዙም እንትን ለኔ የሚመች የሆነ አይደለም። ብዙም አልወደውም። ምክንያት ለምን እንደሆነ አላውቅም ብቻ ምቾት አይሰጠኝም። ከቪዲዮ ይልቅ እኔ ኦዲዮን ነው የምመርጠው ማለት ነው። እና የትኛው ይሻላል የሚለው ግን አላቅም። ይሄ ስሜትን እያነበቡ ለመውራት አይቲንክ ቪዲዮ ጥሩ ይሻላል መሰለኝ በትክክል ለመግባባት ለመረዳት የሚሉትን ለመረዳት የምለውን እንዲረዱኝ ምናምን አይቲንክ ቪዲዮ ይሻላል መሰለኝ። የኦዲዮ ሲሆን ግን ያው አለመግባባት ለምሳሌ ሊሉ የተፈለገው ነገር ላይ ልገባን ይችላል ምናምን። ቪዲዮ ጥሪ ሲሆን ግን ያው ለትምህርት ወይ ምን አልካት ለስራ ስብሰባ ምናምን ሲሆን ግን አስፈላጊ ነው። ቃለ መጠይቅ ምናምን ሲሆን የተሻለ ነው ቪዲዮ ጥሪ ላይ ቅርብነት ይጨምራል። ቪዲዮ ጥሪ ሲሆን ሞር እና ደግሞ ያው ብዙ ዳታ ይፈልጋል ደግሞ ብዙ ኢንተርኔት። ጥራት ያለው በጣም ኢንተርኔት ይፈልጋል ብዙ ዳታ ይፈልጋል እና ደግሞ ለካሜራ ላይ ለመቅረብ ለምሳሌ ብዙ ሰዎች ፍላጎት ላይኖራቸው ይችላል። ለምሳሌ እኔ አንዷ ነኝ ካሜራ ፊት ለፊት ቁጭ ብሎ የማውራት ብዙም ችሎታ ወይም ደግሞ ልምዱ የለኝም። ለዛ ብዙ ጊዜ ለኔ ምቾት አይሰጠኝም። ካሜራው ፊቷ ቁጭ ብሎ የማውራት ልምድ ይጠይቃል ቪዲዮ ጥሪ ሲደረግልን ዝግጅት ያስፈልጋል ብዬ አስባለሁ። ዝም ብሎ ካሜራ ማንሳት መክፈት ሳይሆን እና ደግሞ ሌላው የድምጽ ጥሪ ሲሆን ግን ብዙ ዳታ አይፈልግም። ቀላል ፈጣን ነው እና ብዙም ያን ያህል ምቾት የሚነሳ ነገር የለውም። ሞር ለኔ የተሻለ የሚሆነው የኦዲዮ ጥሪው ነው የድምጽ ጥሪው ነው የሚሆነው ከቪዲዮ ይልቅ ማለት ነው። እና ማንኛውም ቦታ ቦታም አይመርጥም ዝም ብዬ የድምጽ ጥሪ ሲሆን ዝም ብዬ አደርጋለሁ የቪዲዮ ጥሪ ሲሆን ግን ቦታ ይመርጣል። ለምሳሌ ደጅ ላይ ከሆኑ አይመችም የቪዲዮ ጥሪ ለምን ግርግር ቦታ ላይ ምናምን እየሄድኩ መንገድ ላይ የተጓዝኩ ሰዎች የበዙበት ቦታ ጫጫታ ያለበት ቦታ ምናምን የቪዲዮ ጥሪ ማድረግ በጣም ከባድ ነው። ግዴታ የሆነ የተረጋጋ ቦታ ቁጭ ብዬ ወይ ካፌ ወይ ደግሞ እቤት ውስጥ ቁጭ ብዬ ወይ የሆነ ቦታ ላይ በስርዓት ቁጭ ብዬ ምናምን ነው መሆን ያለበትኝ። የድምጽ ጥሪ ግን ከሆነ የትም ቦታ ላይ የተዘዋወርክ በቀላሉ ማውራት ትችላለህ። ቦታ አይመርጥም። እንደ ቪዲዮ ጥሪ ቦታ አይመርጥም። በዛ ላይ ደግሞ ዳታውን ምናምን እንደ ቪዲዮ ጥሪ ያን ያህል የተጋነነ አይደለም ቀለል ያለ ነው ምናምን በጣም ቆንጆ ነው። ስለዚህ እኔ ሞር የ ከቪዲዮ ጥሪ ይልቅ የድምጽ ጥሪ በጣም ደስ ይለኛል ማለት ነው። እና ያው የቪዲዮ ጥሪ የሚያስፈልገው የፊት እንቅስቃሴ ምናምን እያየን ለመረዳት የዛን ሰወች ሀሳቦች ሀሳብ ለመረዳት ይጠቅማል አይኖው አንዳንዴ የምንናገረው ነገር በትክክል ስሜት አይደርስልንም እና በደንብ ለመግባባት ቪዲዮ አሪፍ ነው። የተሳሳተ አመለካከት የተሳሳተ መረዳት እንዳይኖር። ከቪዲዮ ጥሪ ይልቅ የድምጽ ጥሪ የቪዲዮ ጥሪ የተሻለ ነው። ግን እኔ ግን አልወድም የቪዲዮ ጥሪ ብዙም አላደርግም ማለት ነው። የቪዲዮ ጥሪ ይሻላል ብዬ አላስብም። ፈጣን ንግግር ከሆነ ምናምን ቶሎ አውርቶ የምንጨርስ ነገር ከሆነ በድምጽ ጥሪ በቂ ነው። ብዬ ነው የማስበው። ያን ያህል ማብራሪያ ምናምን የሚፈልግ ነገር ቢሆንም ራሱ እንደውም በደንብ ማብራራት የሚቻለው እንዴ በድምጽ ጥሪ በጣም ቆንጆ ነው። ከምስል ይሄ ከቪዲዮ ጥሪ የተሻለ በድምጽ ጥሪ እግባባለሁ በደንብ ትኩረት ሰጥቼ የማዳምጠው የድምጽ ጥሪ ሲሆን ነው። የቪዲዮ ጥሪ ሲሆን ግን በደንብ ትኩረት ሰጥቼ ለማዳመጥ እቸገራለሁ ማለት ነው። ሞር ሀሳቡ የሚኖረው ቪዲዮ ቪዲዮ ላይ መስሉ ላይ ነው እንጂ።

የምመኘው ስራ ፍሪላንሰር መሆን ነው እሱን ደግሞ የፈለኩበት ምክንያት በርቀት ሆኜ የተለያዩ ደንበኞቼን ሆኜ ይዤ መስራት እፈልጋለሁ። ስኪል የራሴን ክህሎት አዳብሬ ያንን ክህሎትን ተጠቅሜ ከርቀት ቤት ውስጥ ሆኜ መስራት እፈልጋለሁ። የገንዘብና የጊዜ ነጻነት ስላለው ማለት ነው። እና ነው እና እሱን ፍሪለንሰር የመሆን ሀሳብ የመጣብኝ ከተወሰኑ ጊዜያት በፊት ነው። እና ሀሳቤን ለማሳካት እየሞከርኩ ነው። እና ደግሞ ብዙ ጥቅም አገኝበታለሁ ብዬ አስባለሁ ፍሪላንሰር ስሆን ማለት ነው። ምክንያቱም አንደኛ ነገር በጣም ነጻነት አለው። ነጻነት ደግሞ ማንም ሰው የሚፈልገውና የሚመኘው ነገር ነው። በተለይ ስራ ላይ ነጻነት ሲኖር በጣም ቆንጆ ነው። ሳልች አይሆንም አድካሚም አይሆንም ማለት ነው። በነጻነት በፈለግነው ታይም መርጠን እንሰራለን ማለት ነው። መቼና የት ጋር መስራት እንዳለብኝ እራሴ እወስናለሁ ማለት ነው። ሰው ሳይሆን ገድቦ የሚያስቀምጥብኝ እዚህና እዚህ ቦታ በዚህ ሰዓት ብሎ ገድቦ እንቅስቃሴን ገድቦ ሳይሆን የምሰራው። እኔ በተመቸኝ የራሴን ሰዓት አመቻችቼ የራሴን ቦታ አመቻችቼ ነው የምሰራው ማለት ነው። ያ በጣም ቆንጆና የሚፈለግ ቆንጆ ነገር ነው ማለት ነው። ስለዚህ የራሴ የኔ ሀላፊነት የሚሆነው ራሴን አስገዝቼ መስራት መቻል አለብኝ። ስርዓቴን ይዤ በደንብ ሰአቴን ጠብቄ ስራውን ገቢ ማድረግ አለብኝ። እንጂ እራሴን በራሴ መቆጣጠር መቻል አለብኝ። እንጂ ሰእ አይደለም አስገድዶኝ እንትን የሚለው ስለዚህ በጣም ቆንጆ ነገር ነው ማለት ነው። ሌላው ደግሞ ይሄ አለም አቀፍ የሆነ ገበያ ጋር መስራት እችላለሁ ማለት ነው። ለምሳሌ ኢትዮጵያዊ እዚህ ሆኜ የትም ሳሌድ ከኢትዮጵያ ሳልወጣ እዚሁ ሀገሬ ላይ ቁጭ ብዬ በዶላር ይከፋለኛል ማለት ነው። ያ ደግሞ በጣም ቆንጆ ነገር ነው። ምክንያቱም አሁን ላይ ያለው የኛ የኢትዮጵያን ብር በጣም ተዳክሟል አቅም የለውም ብዙ ነገር ኢንፍሌሽን በጣም ብዙ ነገር የመግዛት አቅም ወርዷል የኛ ብር ስለዚ አሁን ላይ የሚያዋጣው በዶላር መከፈል ነው። በዶላር ሲከፈለን ነው አሁን ላይ ያለውን የህይወት ጫና የኑሮ ውድነት መቋቋም የምንችለው ማለት ነው። ኑሮ በጣም ትወደዋለህ እዚ ኢትዮጵያ ውስጥ የብራችን አገልግሎት በጣም ከጊዜ ወደ ጊዜ በጣም እየወደቀ ነው። የእቃው የምንገዛው እቃ በጣም ከፍ እያለ ዋጋው በየቀኑ እየጨመረ ሰማይ ጣሪያ እየነካ ነው ያለው ጣሪያ ነክቶ ሰማይ ሁላ ሊነካ ነው በጣም ተወዷል ሁሉ ነገር። ክፍያችን ደግሞ እዛው ነው እዛው ነው በቃ አይጨምርም። የሚከፈለን ነገር እዛው ነው። እቃው በተለይ ደሞዝተኛ ስንሆን ማለት ነው የሚከፈለን ነገር የሚከፈለን ነገር እዛው ነው አይጨምርም ከጊዜው ጊዜ አይጨምርም ያው ነው። የምንከፍለው ግን ወጪ የምንወጣው ወጪያችን ግን ከጊዜ ጊዜ ሁሌ ይጨምራል ማለት ነው ትራንስፖርት ይጨምራል። የተለያዩ የምንጠቀምባቸው በየቀኑ የምንጠቀምባቸው ወይ ደግሞ የመዋቢያ እቃዎች ሊሆን ይችላሉ የምግብ ነክ ነገሮች የልብስ የጫማ እያንዳንዱ ወጂ በየጊዜው ይጨምራል። ገቢ ግን አይጨምርም ስለዚህ አሁን ላይ ብቸኛ አማራጭ ያለው ብዬ የማስበው እኔ በዚህ ሀገር ላይ ቆንጆ ህይወት ለመኖር ቆንጆ የተመጣጠነ ህይወት ለመኖር በዶላር መከፈል ነው። እዚያ ጋር ሆኜ ዶላር ሲከፈል ነው ዶላር ሲሆን ቆንጆ መነዛሬ አወጣል የዛኔ ተመጣጣኝ ገቢ እያገኘን እንኖራለን ማለት ነው። ሌላው ደግሞ ይሄ ገደብ የለውም። ፍሪላንሰር ስትሆኑ ይሄ በ የገቢ ጣራ የለውም። እንዲህ የወር ደሞዝ የተወሰነ ነገር የለውም። ራሳችንን እስከ እስከ ካሻሻልን ድረስ የተሻለ ገቢ የመምጣት እድሉ ሰፊ ነው። ለዛ በጣም እፈልገዋለሁ እኔንም ያነሳሳኛል በደንብ ያበረታታኛል ራሴን አሻሽዬ የተሻለ ደሞዝ የተሻለ ክፍያ ለማግኘት ራሴን ሁሌ አሻሽላለሁ ሁሌ ራሴን በየጊዜው እያሻሻልኩ እያሻሻልኩ ቆንጆ ሁኔታ ላይ እደርሳለሁ ማለት ነው። በዛ ላይ ችሎታዬን በደንብ እንድትጠቀምበት ተጠቀምበት ያግዘኛል አሁን ትምህርት ላይ ተምረን ተምረን ምንም ትምህርቱን እየሰራንበት አይደለም። ይሄኛውን ግን የራሳችንን ክህሎት እንሰራበታለን ማለት ነው። በዚህ እንጠቀምበታለን ማለት ነው። እና አንደኛ ራስንም ለመግዛት ነጻነት ስላለ ቦታና ሰዓት ነጻነት ስላለ ራሳችንን ገዝተን ስነስርዓት እንዴት እንደምንሰራ ማወቅ ስለሚያስችለን በጣም ቆንጆ ነገር